የትኛውም በዓል ትወዳለህ? ብዙ ጊዜ የዘመን መለወጫ ወይም ፋሲካ ፋሲካ በዓላት እወዳለሁኝ ፋሲካ በዓል ደስ ይለኛል። ከዛ ቀጥሎ ደግሞ የዘመን መለወጫ ላይ የሚካሄደው አመትን ከአመት የምትሸጋገርበት አዲስ አመት የሚሆንበት ቀን ስለሆነ እሱን እወዳለሁ።